ገመድ ተጠቅመህ ታውቃለህ ለሚለው ጥያቄ አዎ ገመድ ተጠቅሜ አውቃለህ ምክንያቱም ለምሳሌ ከጓደኞቼ ጋር ልጅ ልጅ እያለን ገመድ ዝላይ እንጫወት ነበር። እና ደግሞ አሁን ሳርግ ደግሞ ገመድ የምጠቀምበት አንዳንድ በግን ወይም ለበአል በግን በሬን ለማድረግ ገመድ ማሰር አለብንና ገመድ መጠቀም አለብን። ሁለተኛ ወይ ሶስተኛ ነገር ደግሞ ገመድ የምጠቀምበት።

ጥራት ያለው ስራ ማቅረብ ትችላለህ? ለሚለው ጥያቄ አዎ ጥራት ያለው ስራ ማቅረብ እችላለሁ። ምክንያቱም ምሰራው ስራ ቪዲዮ ኤዲቲንግ ነው ቪዲዮ ኤዲቲንግ ደግሞ ደግሞ ከኔ ብዙ ሰዎች የሚጠብቁትና አሳጆች የሚጠብቁት ነገር አለ። ስለዚህ ጥራት ያለው ስራ መስራት ስላለበት እኔ ያለኝ የተሻለ አቅምና ባለኝ ጉልበት ጥራት ያለው ስራ መስራትና ማቅረብ እችላለሁ። ብዬ አስባለሁ

ከአለቃ ጋር ግንኙነትክ እንዴት ነው? ለሚለው ጥያቄ ከአለቃ ከቢሮ ቢሮ ውስጥ እንደ አለቃና እንደ ሰራተኛ ነን ከቢሮ ውጪና በእረፍታችን ሰዓት ደግሞ እንደ ጓደኛሞች ነን እንደ ቤተሰብ ነን። ያው አለቃዬ ከጓደኛ የምንሆንበት በጣም ቅርብና ዘመር ስለሆነ ነው። ከአለቄ ጋር ግን ቢሮ ውስጥና ስራ ውስጥ ስንሰራ ደግሞ ከአለቄ ጋር እንዳሰሪና እንዳሰራ እንዳሰሪና እንዳሰራ እንዳሰሪ ስለሆነ እንደ ግንኙነታችን እንደዛ አይነት የሆነ ጠንካራ ያለ ነው።